ትንሽ ማለት ያው በመጠኑ የትልቅ ወይም በጣም ትልቅ የእሱ ተቃራኒ ትንሽ ይባላል። ትንሽ ማለት ያው ለነገሮች ይችላል በቁመት ሊሆን ይችላል በስፋት ሊሆን ይችላል። እንደገና ደግሞ በእድሜ ሊሆን ይችላል ትንሽ ነው። ሲባል በጣም አዲስ ነው በእድሜ ይሆናል በጣም ልጅ ነው። ለምን እንደማለት ነው። ትንሽ ነው። ሲባል ሌላኛው ደግሞ ትንሽ ሲባል በመጠን ሲያንስ ትንሽ ይባላል

ሰዓት ማለት የቀና ማታ? ምን ለካበት ማለት? ምን ለካበት መለኪያ ሰዓት ነው። ያው ማታንም ቀንንም በሰአት እንለካዋለን። ቀኑ አስራ ሁለት ሰዓት ነው ሌቱ አስራ ሁለት ሰዓት ነው። አጠቃላይ አንድ ሙሉ ቀን ሃያ አራት ሰዓት ነው። ስለዚህ የ የቀን እና የማታ መለኪያ ነው። የጊዜ መለኪያ ማለት ነው።